አዎ ምግብ ማብሰል ከልጅነቴ ጀምሮ የተለማመድኩት ተግባር ስለሆነ ምግብ ማብሰል እችላለሁ። እናቴ ብዙ ጊዜ በስራ ምክንያት ስለማትኖር በማትኖርበት ጊዜ እንዴት ምግብ ማብሰልና እንዴት መስራት እንዳለብን ከልጅነታችን ጀምሮ ስታስተምረን ቆይታለች። ስለዚህ እኔም ብቻዬን ስሆን መመገብ ስፈልግ ምግብ ማግኘት ስፈልግ እነዛን ነገሮች እሰራለሁ። ለምሳሌ እኛ በኢትዮጵያ ውስጥ ታዋቂ የሆነ ምግብ አለ ሽሮ። እሱን ሽሮ መስራት እኔ ደግሞ በደንብ እችላለሁ። ፍርፍር መስራት እችላለሁ። እንቁላል መስራት እችላለሁ። ወንድ ሊሰራቸው የሚችሉ ምግቦችን በሙሉ እሰራለሁ።

አዎ የቤት እንስሳ አለኝ። እኔ የምወዳቸው ብዙ የቤት እንስሳዎች አሉ ውሻና ድመት እወዳለሁ። ግን አሁን በዚህ ሰዓት ያለን ሁለት ውሾች አሉ። ብላኪና ዶዲ የሚባሉ ማለት ነው ውሾች ታማኝ ተንከባካቢ አሳቢ ስለሆኑ ስለእነሱን ማሳደግ እወዳለሁ። በጣም ተግባቢ የሆኑ የቤት እንስሳቶች ሲኖሩ ጭንቀት ያቀላሉ ብዙ ነገሮችን ይቀንሱልናል።

አዎ የኢንተርኔት አቅርቦት አለኝ ይሄንም ኢንተርኔት አቅርቦት ማገኘው በሁለት ኢንተርኔት አቅራቢ ድርጅቶች አሉ ኢትዮጵያ ውስጥ ኢትዩ ቴሌኮም እና ሳፋሪ ኮም የሚባሉ ማለት ነው። አንደኛው ዋጋው ረከስ ብሎ ፍጥነት አለው አንደኛው ግን ኢትዮ ቴሌኮም የሚባለው ግን ዋጋው ውድ ነው ፍጥነቱም የለም። ስለዚህ እኔ ብዙ ጊዜ የምጠቀመው የሳፋሪ ኮም የዋይፋይ አገልግሎትን ነው በሱ ምክንያት ኢንተርኔት አገኛለሁ። በኢንተርኔቱም የተለያዩ ስራዎችን እሰራለሁ የተለያዩ ቪዲዮዎችን እጭናለሁ የተለያዩ ጌሞችን አወርዳለሁ የተለያዩ ፊልሞችን አያለሁ። የተለያዩ ሙዚቆችን እሰማበታለሁ በኢንተርኔት አገልግሎት ማለት ነው ኢንተርኔት ህይወቴ ላይ። ትልቅ የሆነ አስተዋጽኦ እያደረገ ይገኛል።

በአሁኑ ሰዓት ዶሮ የለኝም። ቤተሰቦቼ ግን በፊት ክፍለ ሀገር እያሉ ዶሮ ማሳደግ ይወዱ ነበር፤ ዶሮ ብዙ ጥቅሞች አለቻቸው ከሚያጠፉት ጥፋት አንፃር ዶሮ የሚጠቅሙት ቀን ብዙ ነው፤ እንቁላል ይሰጡናል፤ እንቁላል ደግሞ ኢትዮጵያ ውስጥ አሁን ዋጋው በጣም ተወዷል፤ ያንን እንቁላል ደግሞ ልጆች እየበሉ ሲያድጉ ለመግብም ውስጥ ያሉ ፕሮቲንም እንደውም ታች ላይ የሚጠቅመን ዶሮ በረባ ደስ ይለኛል፤ አሁን ላይ ግን፤ አሁን እንደጠየቅከኝ ከሆነ ዶሮ ቤታችን ላይ ለምክንያቱም ከተማን ኖሮ ዶሮ ለማጻደቅ ደግሞ ብዙ ነገር ይጠይቃል።

በአሁኑ ሰዓት የምሰራቸው መሆናቸው ነገሮች በሙሉ ቤት ውስጥ ስለሆኑ እኔም ብትጠይቀኝ እኔ ቤት ውስጥ መሆን እመርጣለሁ ምክንያቱም ቤት ውስጥ በመቀመጥ መተኛት መብላት ማረፍ ሁሉ ነገር ማድረግ የሚመቸው ቤት ውስጥ ሁን። ውጪ ግን ሲሆን እንደ ቤት እረፍት የሰጠ መተኛት ብትፈልግ መብላት ብትፈልግ ብዙ ነገሮችን ማድረግ ብትፈልግ የፊት እኔ ድረስ ያለውን ነገር መሆን አይችልም

ከቤቴ ስራዬ ብዙ የሚርቅ አይደለም እዛው ነው ማለት ይቻላል የምሰራቸውን የተለያዩ ስራዎች በኮምፒውተር የቤት ውስጥ ስለምሰራ ስራ ቦታ መሄድ አይጠበቅብኝም በዛም ምክንያት ሩቅ አይደለም እቤት ነው። ዋይፋይ አለ ላፕቶፕ አለኝ እቤት ነው የምሰራው ቤት ቁጭ ብዬ ዳታ ማስገባት ዳታዎችን መላክ ስለሆነ ብዙ ትልቅ ጭንቀት አይፈጥርብኝም። ብዙም አልርቅም የትራንስፖርት ወጪ አላወጣም። የምንግብ የውጪ ሆቴል ምግብ አላወጣም ዘቤቴ እበላለሁ ቤቴ እጠጣለሁ ቤቴ አርፋለሁ። መስራት በምፈልግበት ሰዓት የትኛውንም ያህል ሰዓት መስራት እችላለሁ።